ሰላም የእቃ ቁጥጥር ታደርጋለህ ለሚለው ጥያቄ የኔ መልስ አዎ ነው። ምክንያቱም ቁጥጥር ማድረግበት የመጀመሪያው እቃዎችን በሰአቱ ወይም በተባለበት ሰዓት ካላረጋገጥኩኝ ቀስ እያሉ በመረሳት ምክንያት ሊጠፉ ሊበላሹ ሌባም ሊሰርቃቸው ይችላል። ሶ ስለዚህ እንዳልሰረቅ እና ሌሎች ሌሎች አደጋዎች እንደሚፈጠሩ በየ ጊዜወ እቃዎችን እቆጣጠራለሁ ማለት ነው። አመሰግናለሁ

ሰላም ስንት ብርድልብስ ትጠቀማለህ? ለሚለው ጥያቄ እንደየሁኔታው ይወሰናል። ለምሳሌ ብዙ አራት ወቅቶች አሉ። እነዛ አራት አራት ወቅቶች መካከል ሙቀት የሚሆንበት ሰዓት አለ ቀዝቃዛ የሚሆንበት ሰዓት አለ እና ደግሞ መካከለኛ የሚሆንበት ሰዓት አለ እና እንደዚህ አይነት ነገሮች ስለሚፈጠሩ ለምሳሌ በጣም ቅዝቃዜ በሆነበት ሰሞን ላይ እስከ ሁለት ብርድ ልብስ፤ እስከ ሶስት ብርድ ልብስ ልጠቀም እችላለሁ። ሙቀት በሆነበት ሰዓት ደግሞ ብርድ ልብስ ራሱ ላልጠቀም እችላለሁ። ቀለል ያለ አንሶላ ብቻ ለብሼ ልተኛ እችላለሁ። መካከለኛ አየር ሁኔታ በሆነበት ሰዓት ደግሞ አንድ ብርድ ልብስ ተጠቅሜ ልተኛ እችላለሁ እና እንደየሁኔታዎች የተለያዩ ቁጥር ያላቸው ብርድ ልብሶችን እጠቀማለሁ ማለት ነው። አመሰግናለሁ።

እሺ ሰላም የቤት ንስሃ አለህ ለሚሉ ጥያቄ አዎ አለኝ። እሱም የተለያዩ ጥቅም ስላሉት ማለት ነው። እና የቤት እንስሶች ብዙ ጊዜ ከብዙ አይነት ጥቅም አንፃር እንይዛችኋለን። ለምሳሌ ለምግብነት የምንትጠቀመው አለ ቤቶችን እንድንጠብቁ የምንጠቀማቸው የቤት እንስሶች አሉ። እና ደግሞ ለተለያዩ ጥቅሞች እንጠቀማቸዋለን ለምሳሌ ከምግብነት ስንሄድ ዶሮ አለ ዶሮ ለምሳሌ አሁን ለበአል ምግቦች ለመስራት ምናምን ስጋቸው በጣም ጣፋጭ ስለሆነ እሱን እንጠቀማለን። ሁለተኛው ደግሞ ፍየል ለምሳሌ ልክ እንደ ዶሮ ይሄም ለምግብነት የምንጠቀመው ይሄን ደግሞ አሳድገን ካልሆነ እንሸጠዋለን በገንዘብ ማግኘት። እንዳም ካለ ደግሞ እኛ እኛ እራሳቺን አርደን ለምግብነት የምንጠቀመው ነው የቤት እንስሳ አይነት ማለት ነው። ልክ በተመሳሳይ ደግሞ ልክ እንደ ፍየል በግም አለ በግም እንደዚሁ ብዙ አይነት ጥቅሞች አሉት ቆዳውም ራሱ ተሽቶ ለራሱ ገቢ አለው ማለት ነው ራሱን ይቻላል። ከቤት እንስሳ ደግሞ ለምግብ የምንጠቀመው በተጨማሪ በሬ አለ እንደዚሁ በሬ ደግሞ ትንሽ ከፍ ይላል ይሄ ደግሞ ሰርግ ድግሶች የተለያዩ ከበደ ከበደ እንትኖች ድግሶች ሲኖርብህ የምትጠቀመውን ማለት ነው። ይሄ ደግሞ በዋጋም ስናየው በጣም ከፍተኛ ነው ከዶሮና ከፍየል ከበግ አንፃር። ስጋውን በጣም ብዙ ነው እና ከዚህ አንፃር በበሬዎች ላሞችን አሳድገን ወይ እንሸጣቼዋለን ብዙ ብር ለማግኘት አልያ ደግሞ እኛ አርደን እንጠቀማዋለን ማለት ነው። በተመሳሳይ ደግሞ ልክ እንደነዚሁ እያልን ይሄን ይልቅስ ደግሞ ለቤት ጥበቃ ደግሞ ምን እንጠቀማቸዋለን? ለምሳሌ ውሻ ውሻ አሁን ብዙ ጊዜ ክሌባ ይከላከላል።